በራስህ ላይ ችግሮችን ትፈታለህ ይላል ይሄኛው ማለት ራስን ችግሮች በራስ ትፈታለህ ወይ የሚል አይነት አቻ ትርጉም ያለው ነው የሚመስለኝ። አዎ ብዙን ጊዜ ራሴን ችግር ራሴ ነው የምፈተው። እኔ ተፈጥሮዬ ችግሮችን የመፍታት ትልቅ አቅም እና ችሎታ አለኝ ብዙ ሰዎች በጣም ከባድ ጉዳይ ሲገጥማቸው ችግር ሲገጥማቸው ለማማከር እኔ ጋር ያመጣሉ። ከእኔ ጋር መነጋገር ይመርጣሉ። ለምን ጥሩ አድማጭ ስለሆንኩኝ። ከልጅነቴ ጀምሮ ችግር የመፍታት ባህልና አቅምን ያዳበርኩ ሰው ስለሆንኩኝ። አይደለም ከራሴ የሰዎችንም ችግር እፈታለሁ ማለት ነው። ለምን? የኔ ባህሪዬ ይሄ አድማጭ አይነት ባህሪ ስለሆነ ያለኝ። ችግሮችን በቀላሉ እፈታለሁ የራሶቼ የራሴ የራሴን ችግሮችም ቢሆን ራሴ ነው የምፈታቸው ብዙውን ጊዜ ማለት ነው።

ቀትር ምን ትመገባለህ ይላል? ብዙ ጊዜ እኔ እምመገበው ቃተር ማለት ያው ምሳ ሰዓት ነው ቀትር የምንለው ቁርስ ላይ በጣም ቀለል ያለ ምግብ ነው የምጠቀመው። ያልከበደ ቀለል ያለ ምግብ እጠቀማለሁ። ቀን ቀን ላይ ደግሞ ቀትር ላይ ደግሞ ከባድም ቢሆን በደንብ ያሉትን ምግቦች ማናቸውም የተገኙት ጤናማ የሆነ ምግቦችን በደንብ እበላቸዋለሁ። ለምን ጠዋት ላይ ብዙ አልበላም ወይ ከበላሁም በጣም ቀላል የሆነ ምግብ ስለሆነ የምጠቀመው ቡናም ጠጥቼ ምናልባት እስከ ምሳ ሰዓት ልቆይ እችላለሁ። ምሳ ሰዓት ደግሞ ምግቤን በደንብ ካበላሁ። እራት ባልበላውም ችግር ስለሌለው። ከበድ ያለውም ምግብ ቢሆን ቀን ላይ ብበላ ምንም ችግር የለውም።